ከአለቃህ ጋር ግንኙነትህ እንዴት ነው? ከአለቃዬ ጋር ያለኝ ግንኙነት እዚህ ለስላሳ ነው። አሪፍና ተግባቢነነ ያው አሪፍ ሁኔታ ላይ ነው ያለነው ግንኙነታችን የተሻለ የሚባል ነው።

በዚህ ቅዳሜ እና እሁድ ምን ታደርጋለህ? ቅዳሜ እና እሁድ የእረፍት ቀናት ናችው። ያው ልብሴን ገለየን እታጠባለሁ ልብሴንም አጥባለሁ። አርፌ ነው የምውለው ራሴን ሳዝናናው እላለሁ።

አስተያየት መቀበል ትወዳለህ አዎ አስተያየት መቀበል እወዳለው የራሴን ችግር ስህተቴን የምቀርፍበት መንገድ ስለሆነ። መቀበል እወዳለሁ።